ዛሬ የመጀመሪያ የበላሁት ምግብ ፍርፍር ነው እንጀራው ፍርፍር እንጀራው ፍርፍር በጣም እምወደውና በጣም ለኔ በተለይ ደግሞ ቁርስ ላይ ከበላሁት ስበላው ቁርስ በጣም ብዙ ጊዜ መብላት ደስ የሚለኝ ብዙ ጊዜ አልበላም ቁርስ ግን ብዙ ጊዜ ከበላው ደስ የሚለኝ ምግብ ፍርፍር ነው እንጀራ ፍርፍር። ዛሬም የመጀመሪያው ምግብ የነበረው እሱ ነው እንጀራ መቶ ፍርፍር ነበር እና ዛሬ ቀኔ በጣም ብሩህና ደስ የሚል ቀን ነው። ምክንያቱም ለምን እንደሆነ አላውቅም ብዙ ጊዜ ከልጅነቴ ጀምሮ እናቴ የምሰራውን የእንጀራ ፍርፍር በጣም ነው ምወደው። እና ለዛም ይሆናል ለዛም ይሆናል አላቅም ብቻ ብዙ ጊዜ እንጀራ ፍርፍር ስበላ ውስጤ በደስታ ይሞላል እንጀራ ፍርፍር በጣም ነው ምወደው። ሁላችንም እኛ ቤት እንጀራ ፍርፍር እንወዳለን ብዙ ጊዜ እንጂ ቁርስ ላይ እንጀራ ፍርፍር። እናወዛወትራለን። ዛሬም የበላሁት እንጀራ ፍርፍር ነው የመጀመሪያ ምግቤ እንጀራ ፍርፍር ነበር። በተለይ ደግሞ የደረቀ እንጀራ ፍርፍር ከሆነ በጣም ደስ የሚልና በጣም የሚጣፍጥ እንዲሁም እንደ አሰራሩ እና እንደሰራው ሰው ይለያያል። በርግጥ ግን እኔ ሁል ጊዜ እቤቴ እናቴ ከሆነች ምሰራው ሁል ጊዜ ፍርፍር ብትሰራለኝ እመርጣለሁ እሷም እኔን ለማስደሰት ስትል ሁል ጊዜ ፍርፍር ነው ምትሰራው። እኔም ፍርፍር በጣም ነው ምወደው። እና ዛሬ ቀኔን የጀመርኩት በእንጀራ ፍርፍር ነበር በጣም በምወደውና በጣም ከልጅነቴ ባደኩበት በጣም ብዙ ትውስታ ባለኝ በጣም የምወደውና ሁል ጊዜ ቀኔን ብሩ ለማረግ ከፈለኩኝ እንጀራ ፍርፍር። በልቼ ቁርስ ላይ ቡናዬን ስጠጣ ሁል ጊዜ ቀኔ ጅማሮ ሀሪፍ ሆነልኛል። ለዛም ነው ዛሬ ቀኔ ብሩህ የሆነው ዛሬ የመጀመሪያውን ግቤ እንጀራ ፍርፍር ነበር ከዛም በኋላ ደግሞ ቡና ጠጣሁኝ። ለዛም ቀኔ ብርት ብሎ ውሏል። ለዚህ ሁልጊዜ የመጀመሪያ ምግቤ አድርጌ ምርጫዬ የማረገውና በጣም ምወደው ምግቤ እንጀራ ፍርፍር ነው። እናም ዛሬ የመጀመሪያ የበላሁት የመጀመሪያ ግቤግብ እንጀራ ፍርፍር ነበር። በጣም ወዶና በጣም ደስ ሚለኝ ምግብ ስለሆነ በተለይ ቁርስ ላይ ስበላው። በጣም ምወደውና ሚያስደስተኝ ምግብ እንጀራ ፍርፍር ስለሆነ ሁል ጊዜ እንጀራ ፍርፍር ብዙ ጊዜ ቁርስ ላይ እበላለሁ እና የመጀመሪያው ሁል ጊዜ የመጀመሪያ ምግብ የሚሆነው እንጀራ ፍርፍር ነው። ቁርስ ባልበላ ይሻለኛል እንጀራ ፍርፍር ካልሆነ ምበላ ወይም ደግሞ ቀለል ያሉ ነገሮች ካልሆነ ባልበላ እመርጣለሁ። እዛም ብዙ ጊዜ የመጀመሪያ ምግቢ የሚሆነው ቁርስ ከበለው እንጀራ ፍርፍር ወይም ቀለል ያለ ምግብ ይሆናል። ለዛ ዛሬ የመጀመሪያ ምግቤ እንጀራ ፍርፍር ነበር

አዎ በሚገባ ሳንቲም እቆጥባለሁ ምክንያቱም ሳንቲም ለህይወታችን ወደፊት ማደግ ለምንፈልገው ነገር ወደፊት ማሳካት ለምንፈልገው ነገር ወደፊት ደግሞ መግዛት ወይም ወደፊት ደግሞ ማግኘት ለምንፈልገው ነገር የምንሰራበትን ሳንቲም መቆጠብና ማስቀመጥ አስፈላጊ ነው ብዬ አስባለሁ። ምክንያቱም የምናገኘውን ሳንቲም መቆጠብ ካልቻልን ማስቀመጥ ካልቻልን ወደፊታችን በጣም አስቀያሚና ጥሩ ያልሆነ ነው የሚሆነው ብዬ አስባለሁ። ምክንያቱም ሁል ጊዜ የምናገኘውን ሳንቲም የምናጠፋ ከሆነ ለወደፊት የማናስብ ከሆነ የማናስቀምጥ ከሆነ ብዙ ጊዜ የተለያዩ ነገሮችን ባገኘነው ሳንቲም የምናደርግ ከሆነ ነገሮችን ብዙ ጊዜ ወደፊትም የሚፈጠሩ ነገሮችን ማስተካከል አንችልም ብዬ አስባለሁ። እና የምንፈልገውን ነገር ደግሞ ማድረግም ማግኘትም አንችልም ብዬ አስባለሁ። ስለዚህ ሳንቲም እቆጥባለሁ እኔ ምክንያቱም ብዙ ወደፊት ማድረግ የምፈልጋቸው መስራት የምፈልጋቸው ብዙ ነገሮች አሉ ለነዛም ብዙ ሳንቲም ያስፈልገኝ ለዛ ስልክ እቆጥባለሁ። ምክንያቱም ዛሬ ላይ ይሄን የማገኘውን ሳንቲም የማጠፋው ከሆነ ያላግባብ የምጠቀመው ከሆነ እንዲሁም ዝም ብዬ በቀላሉ ስላመጣሁት ብቻ የማጠፋው ከሆነ ወደፊት የምፈልገውን ነገር በቀላሉ ማድረግ አልችልም። ምክንያቱም የሌለኝን ነገር ለማምጣት ስለማልችል ለዚህ ነው ሁል ጊዜ ሳንቲም የምቆጥበው የምሰራበትን ሳንቲም ሁልጊዜ ዝም ብዬ አላጠፋውም አቆጥበዋለሁ አስቀምጠዋለሁ ወደፊትም እንደሚጠቅመኝ ስለማውቅ ወደፊትም እንደምጠቀምበት ስለሚያውቅ እንደሚያስፈልገኝም ስለማውቅ ሁልጊዜም የማገኘውን ሳንቲም እቆጥባለሁ። ምክንያቱም ብዙ ነገሮችን የማድረግ እቅድም አለኝ ህልምም አለኝ ማሳካት የምፈልጋቸው ነገሮች አሉ ለዛ ደግሞ ዋነኛው ነገር በዚህ አለም ላይ ሳንቲም ነው ሳንቲም ካለን ብዙ ነገሮችን ማድረግ ብዙ ነገሮችን መፈጸም እንችላለን። እንደዛም ብዬ ስለማመን ሳንቲሞችን ብዙ ጊዜ አስቀምጣለሁ እንደውም ላልታሰበው ድንገተኛ ለሆኑ አስፈላጊ ለሆነ ወጪ ወጪዎች እንዳንቸገር በሚል ሳንቲም አስቀምጣለሁ እቆጥባለሁ። ምክንያቱም አንዳንዴ በቤተሰቦቻችን ላይ ይሁን በቤታችን ላይ የሚፈጠረው ነገር አይታወቅም ስለዚህ ሳንቲም መቆጠብና ሳንቲም ማስቀመጥ ለቸገረን ጊዜ ግራ እንዳንገባ በቸገረን ጊዜ እንዳንደነግጥ በቸገረን ጊዜ መጥፎ ውሳኔ እንዳንወስን ያደርገናል። ያ ያስቀመጥነው ሳንቲም በቸገረን ጊዜ አውጥተን እንጠቀመዋለን የሰው እጅም የሰው ፊትም አናይም ማለት ነው። ለዛ ብዙ ጠቀሜታ ስላለው የምሰራበትን ሳንቲም የምሰራበትን ገንዘብ እቆጥበዋለሁ ሳንቲም መቆጠብ በጣም ጥሩ ነው ብዬ አስባለሁ እኔም በህይወቴ በጣም ብዙ ረድቶኛል። ቤተሰቦቼም የመከሩኝና ያሳዩኝ ሳድግም እንደዚህ እያደረኩ ስለሆነ ያደኩት በትንሿ ካሽ ቦርድ የምትባል ነገር ሳንቲም እያስቀመጥኩኝ ሲበዛልኝ ብዙ ነገሮችን የምፈልገው መጮቻም ሆነ የመማሪያ ነገር የማል ለመማር የሚያስፈልጉኝ ነገሮች እየገዛው ሻሳቲሙ ሲያገለግለኝ ሲጠቅመኝ ስላየሁ። ይህን ነገር ከልጅነቴ ጀምሩ ልምድ ሆኖ ስላደገብኝ ብዙ ጊዜ መቆጠብና የማስቀመጥ ልምድ አለኝ ጠቃሚም እንደሆነ አውቃለሁ። ለዛ ነው ብዙ ጊዜ ሳንቲሞችን የምቆጥበውና የማስቀመጠው ሳንቲም ብዙ ጊዜ መቆጠብ ለእኛ ጠቃሚ ነው። ብሎ ነው ያሳደገኝ አባቴ። ብዙ ጊዜም ከችግር ወጥቶበታል እሱ እኔም እንደዚሁ አሁን ካደኩ በኋላ ብዙ ነገሮችን ማድረግ በምፈልግበት ጊዜ የሰው እጅ ወይም የሰው ፊት ማየት አልፈልግም ምክንያቱም ያስቀመጥኩትን ገንዘብ አውጥቼና በፈለኩት ሰዓት በፈለኩት ጊዜ አውጥቼ መጠቀም እና የምፈልገውን ነገር ማድረግ እፈልጋለሁ። ለዛም ነው ብዙ ጊዜ ሳንቲሜንም ማስቀምጠውና የምቆጥበው መቆጠብ እና ሳንቲም ተቆ መቆጠብ እና ሳንቲም ማስቀመጥ በጣም ጠቃሚ ነው። ብዬ የማስበው ለዚህ ነው በፈለግነው ሰዓት የምንፈልገውን ነገር ያለምንም ሀሳብ ያለምንም ጭንቀት ሳንቲማችንን አውጥተን የሰው ፊት ሳናይ ከሰው አርዳታ ሳንጠይቅ በቆጠብነው ጊዜ ይደርስልናል ማለት ነው። የቆጠብነው ጊዜ ለችግር ለጭንቅ ጊዜያችን ለችግር ጊዜያችን ደራሽ ነው አስፈላጊ ነው ብዬ አስባለሁ። ለዛም ነው ብዙ ጊዜ ሳንቲሞችን እምቆጥበው ስለዚህ ሁልጊዜ ሳንቲም መቆጠብ በጣም ጠቃሚ ነው ብዬ ስለማስብ ሳንቲም መቆጠብ ብዙ ጠቀሜታዎች እንዳሉ ስላየሁኝ ብዙ ጊዜ ሳንቲምን እቆጥባለው ሳንቲም እምቆጥበው በጣም ጠቃሚ ሆኖ ስለማገኘውና ብዙ ጊዜ ስለጠቀመኝ ነው። ስለዚህ ነው ሳንቲም ብዙ ጊዜ የምቆጥበው አሁንም በህይወቴ እቆጥባለሁ እየቆጠብኩኝ ነው ወደፊትም የሚጠቅመኝ ነገር አለ። ምናልባትም ድንገተኛ የሆነ ነገር ቢገጥመኝና ያልታሰበ ነገር ውጪ ቢያጋጥመኝ ከዛ ሳንቲም አውጥቼ መጠቀም ስለምችል ያለምንም ድንጋጤ በመቆጠቤ ደስተኛ እየሆንኩኝ ከዛ ነገር አውጥቼ ለሚያስፈልገው ነገር መጠቀም ስለሚያስችለኝ። አሁንም ድረስ መቆጠብና በቁጠባ እማምን አይነት ሰው ነኝ። ለዛም ነው ወደፊት ልጆቼንም ይህንን ነገር ሳንቲም መቆጠብ ጥሩ እንደሆነ አስተምሬ ጥሩ እንደሆነ እነግራቸኋለሁኝ እንዲቆጥቡም አስተምራቸኋለሁኝ ምክንያቱም እኔ ጥሩ ሆኖ ስላገኘሁት ነው። ስለዚህ አሁን ባለውበትም ሰዓት ወደፊትም እቆጥባለሁ ሳንቲም መቆጠብ እወዳለሁ። አሁንም እየቆጠብኩ ነው ወደፊትም እቆጥባለሁ ምክንያቱም ወደፊት ማሳካት የምፈልጋቸው ነገሮች አሉ። ለእነዛ ቀን ነገሮች ለማዋል እንዲሁም በህይወት ያልታሰበና ድንገተኛ የሆነ ነገር ቢገጥመኝ እንኳን ያንን ነገር ያለምንም መዳናገጥ ያለምንም ሀሳብ ሰው የሰው ፊት ሳላይ ማድረግ ስለምፈ

አዎ በሚገባ ከስራ ባልደረቦቸ ጋር ጥሩ የሚባል ግንኙነት ነው ያለኝ። ምክንያቱም ሁሉም ጋር ፍቅር ነን ሰላም ነን። ሁላችንም መተባበልን አንድነትን መተጋገዝን እንዲሁም አብሮ መስራትና ማደግን ነው የምንመለከተው። በመካከላችን ምንም አይነት ከባድ ፀብ የሚባል ነገር ተፈጥሮ አያውቅም። ከሁሉም ጋር ሰላማዊና ጥሩ ግንኙነት ያለኝ ሰው ነኝ ማንንም ለማስከፋት የምፈልግ አይነት ሰው አይደለም። ሁሌም ሰዎችን ለመረጃት እና ከሰዎች ጋር ለመግባባት እንዲሁም ሰዎችን ቀረበ ብሎ ለመውራት የምመችና ማልከበድ አይነት ሰው ነኝ። እኔም ብዙ ጊዜ ሰዎችን መግባባትና ከሰወች ጋር ጊዜ ማሳለፍ የምወድና የሚመችኝ አይነት ሰው ነኝ። ለዛም ብዙ ጊዜ ሰው እስከምጣላና ጊዜ ሰው እምደባበር አይነት ሰው አይደለም። ብዙ ሰዎች ብዙ በህይወቴ ራሱ ብዙ ጊዜ ሰዎች ከጥሩ ግንኙነት አለው እምባል አይነት ሰው ነኝ። አንዱም በስራዬ በስራ ቦታዬ ላይ ጋር በስራ ቦታዬም ላይ ሁሉም ሰው ጋር ጥሩ የሚባል ግንኙነት አለው ጥሩ የሚባል መተባበር ጥሩ የሚባል መተጋገዝ ጥሩ ቢባል። እምነት አለኝ በሁሉም በስራዬ ጥሩ ከሁሉም ባልደረቦች ጋር ጥሩ የሚባል ግንኙነት አለኝ። ምክንያቱም እኔ በህይወቴ አንድ እምነት አለኝ ሰው ብቻውን ሰው መሆን አይችልም ብዬ አምናለሁ። ምክንያቱም ለሰው መድሃኒቱ ሰው ነው ይባላልኝ አገር ሁልጊዜ ሰው አብሮ መኖር አለበት። ያም ማለት ሁልጊዜ ብቻህን ማድረግ የምትችለው ነገር የለም ማለት አይደለም። ብቻ ማድረግ ማድረግ የምችለው ነገር እንዳለም ሰው ከሰው ጋር አብረሃ እንድ ላይም ማድረግ የምችለው ነገሮች ደግሞ ማድረግ ያለብህ ነገሮች በጣም ብዙ እንደሆነ አስባለሁ። ለዛም ነው ሁል ጊዜ ከሰዎች ጋብሬ የምሰራውና ያለምንም አይነት ሰውን ማስከፋት ያለምንም አይነት ሰውን ማስቀየም እንዲሁም በፍቅር በሰላም እንዲሁም በመተባበር ከሰራ ባልደረቦቸ ጋር የምሰራው። ከሰራ ባልደረቦቸ ጋር ብዙ ጊዜ በመተባበር በአንድነት በፍቅር ረጅም አመት ሰርተናል። አንድም ቀን ግን ተኮራርፈን ተቀያይመን አናውቅም። ሁልጊዜም በሀዘናቸው አብሮኝ በሀዘኔ አብረውኝ አሉ በሀዘናቸውም አብሪያቸው አለሁ። እንዲሁም በደስታቸውም ሁልጊዜ አንድ ላይ ነው የምንሰራው። እንዲሁም በስራ ቦታችን ላይ ብዙ ችግር ሲያጋጥመን ብዙም የሚያስደስት ነገር ብዙ የሚፈትኑ ነገሮች ሲገጥሙን ሁል ጊዜ አንድ ላይ ነው የምንፈታው። ያንንም ያደረግንበት ምክንያት ሁሉም ከስራ በወልደረቦቼ ጋር ጥሩ ግንኝነት ስላለ ነው። ጥርጉኝነት በይኖረን ሁላችንም ችግር ባጋጠመን ጊዜ አንዳችን ለአንዳችን እየተደራደርዳን እየተጋገዝን ባልፈታነው ነበር። ግን ሁላችንም ከሁሉም ጋር ጥሩ ግንኙነት ስላለን። ማንም ክፉ ባህሪ አለው ስለዚህ ለማንም ጥሩ ያልሆነ ባህሪ አለው ስለሌለ። ሁሉም ለኔ ጥሩዎች ናቸው ለዛም ሁሉም ጋር እገባባለሁ። አንድም ክፉ ሰው ያስከፋኝ ሰው የለም እኔም ማንንም አስገይሜ አላውቅም። ሁል ጊዜ ከሰዎች ጋር ጥሩ ግንኙነት እንዲኖረን። ሰዎችን የሚሉንም መስማት የነሱንም ሀሳብ መቀበል እንዲሁም የተሻለውን ሀሳብ በእርጋታ ወይም በማሳመን ማስቀደም የተሻለ ነው። ብዬ አስባለሁ በተለይ ደግሞ በስራ ላይ ሁል ጊዜ እኔ ትክክል ነኝ እኔ ሀሳብ ይሻላል። እኔ ከእናንተ አውቃለሁ የሚል ሀሳብ ካለ ያ ጥሩ ግንኙነት ይፈጥራል ብዬ አላስብም። ለዛም ነኝ ሁል ጊዜ ጥሩ ግንኙነት ያለኝ ከሰወች ጋር። ሁል ጊዜ ሰዎችን የምሰማ ሰዎችን የማዳምጥ እንዲሁም የሰዎችን ሀሳብ የምቀበለው የነሱ ነኝ ለዛ ነው። እኔ ከማንም ጋር ሁሉም ጋር ጥሩ ግንኙነት እንዲኖረኝ ነው የምፈልገው የሁሉንም ሀሳብ አከብራለሁ የኔንም ሀሳብ ደግሞ እንዲያከብሩልኝ እፈልጋለሁ። ምክንያቱም የተሻለውን የተገኘው የተሻለው ነገር እንዲደረግ ነው የምፈልገው። እኔ ምናልባትም ሌላ ሰው ከእኔ የተሻለ እይታ ከእኔ የተሻለ እውቀት ሊኖረው ይችላል የሆነ ቦታ ላይ። ስለዚህ የእሱን ሀሳብ መቀበል እና የእሱን ሀሳብ አለመናቅ አንድ ጥሩ ግንኙነቶችን ሊያሳድጉ ወይም ሊያዳብር የሚችል ነገር ነው ብዬ አስባለሁ። ስለዚህ ሁል ጊዜ እኔ ስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ብዬ አስባለሁ። እና ጥሩ ግንኙነትም ነው ያለኝ ምክንያቱም ከማንም ጋር ተኳራርፊም ከማንም ጋር ፀብ ውስጥ ገብቼ ከማንም ጋር አለመስማማት ፈጠሬ አላውቅም። አለመስማማትም ከተፈጠረ በመነጋገር ቁጭ ብሎ በማውራት እንዲሁም በእርጋታና በስክነት ነው የሚፈታው። ሁላችንም ይሄ ባህሪ ለምዶብናል ብዬ አስባለሁ። ይሄ ደግሞ ለህይወትም በጣም ጥሩ ጠቃሚና አስፈላጊ ነገር ነው ብዬ አስባለሁ። ከሰወች ጋር አብሮ መስራት ከሶስ ጋር ጥርግንነት መኖር ከሰዎች ሰዎችን አለማስደበር ሰዎችን ሰዎች በአንተ እንዲከፉ የመከፋታቸው ምክንያት አለመሆኑን በጣም ትልቅ መታደልነት ጥሩ በረከት ነው ብዬ አስባለሁ። ምክንያቱም መዋደድን አንድም መጽሐፍ ቅዱስ የሚመክረው ነገር ነው ምክንያቱም ፈጣሪ የሚመከረውን ነገር ደግሞ እኛ መሻር ጥሩ ነው ብዬ አላስብም። እንደዛም ሁሉም ጋር እኔ ጥርጉንነት እንዲኖረኝ ነው የምፈልገው። ስለዚህ እኔ ስራ ባልደረቦቼ ጋር ሁሉም ጋር ጥሩ ግንኘነት እና የተሻለ መግባባት እንዲሁም የተሻለ ስምምነት ያለኝ ሰው ነኝ። ምክንያቱም ሁልጊዜ ችግር ሲፈቅስ ሲገጥመኝ እኔ በእኔ አቅም መፈታት የማይችል ነገር ሲሆን ሁልጊዜ የምሮጠው ወደ ጓደኞቼ ወይም የስራ ባልደረቦቸ ስለሆነ ሁሉም ጋር መደባበርም መቀየም ክፉ ነገር መነጋገርም አልፈልግም። እንደዛም አድርጌ አላውቅም። ከዛም ሁሉም ሰው ጋር የዌሽራባል ደረቦች ጋር ጥሩ የሚባል ግንኙነት አለን ሁላችንም በፍቅር በመተሳሰብና በአንድነት ነው ስራችንን እምንሰራ ሁላችንም አንድ አላማ ነው ያለን።